የምትወደው መተግበሪያ ምንድንነው? ለሚለው ጥያቄ ፒክስ አርትን እወደዋለሁ። ምክንያቱም እሱ ላይ ፎቶ ምናምን ማቀነባበር እችላለሁ። እና ደግሞ እንደዚህ አይነት ነገሮች ደስ ስለሚሉኝ። ሎጎ ዲዛይን ላደርግ እችላለሁ ምናምን እነሱ እነሱ ነገሮች ስለምወዳቸው። ፒክስአርት ደስ ይለኛል።

ፎቶ ማንሳት እወዳለሁ። ኔቸርን(ተፈጠረውን) አነሳለሁ። ፎቶ እና የምወዳቸውን ሰዎች ፎቶ ላነሳ እችላለሁ። እና ያማረኝን ወይ ደግሞ ምግብ የሰራሁትን ቆንጆ ምግብ ስሰራ እንዲህ አቀራረቡ የሚያምር አይነት ከሆነ ላነሳ እችላለሁ። ጓደኞቼን የምወዳቸውን ሰዎች ፎቶ ማንሳት እወዳለሁ።

ባህላዊ ልብስ ትለብሳለህ አዎ እለብሳለሁ ለፕሮግራሞች ምናምን ልለብስ እችላለሁ። እና ባልላዊ ልብስም በጣም የምወደው አይነት አለባበስ ነው። እና ያው ባህላዊ ልብስ እንደ ፕሮግራሜ አይነት እና ሁኔታ ልለብስ ችላለሁ።